የምትወደው ፊልም ምንድነው? እኔ የምወደው ፊልም ብዙ ናቸው ለምሳሌ ምን ምን አይነት ፊልም ወይ ትወጃለሽ ካላችሁኝ የመጀመሪያው ድብድብ ያለበት ፊልም። ድብድብ ያለበት ፊልም የማየው እንዴት እንዴት ይከላከላሉ እንዴት ይከላከላሉ የሚለውን ስለምቀስምበት። ከዛ በተጨማሪ ደግሞ በጣም ያዝናናኛል ማለት በቃ ዐይምሮዬ ፍትት ብሎ የማየው ፊልም እንደዚህ ድብድብ ያለባቸው ፊልሞች በጣም ነው የምወደው። ከዛ ውጪ ደግሞ አስቂኝ የሆኑ ፊልሞች። አስቂኝ ማለት በቃ ፈን የሚያደርጉ የሚያደርጉ ፊልሞችን በጣም እወዳለሁኝ። ከዛ በተጨማሪ ደግሞ ይሄ ሙዚቃ ነክ ያለባቸው ፊልሞችን እነሱንም በጣም ነው የምወዳቸው። ከዛ በተጨማሪ ደግሞ ቁም ነገር ቁም ነገር ያላቸው ፊልሞች አስተማሪ የሆኑ ፊልሞች አስተማሪ የሆኑ ፊልሞችን። በህይወት ላይም ሆነ በተለያዩ መንገድም ሆነ እነሱን እወዳለሁኝ።

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመልሻ እጠቀማለሁ እእኔ እንዴት ትጠቀምያለሽ ካላችሁኝ ለምሳሌ የህዝብ ማመላለሻ እምንላቸው። አውቶቡሶች ታክሲዎች ባጃጅ እነዚህ የህዝብ ማመላለሻ ናቸው። ወደ ስራ ቦታ ስሄድ። ታክሲዎችን እጠቀማለሁኝ። ከስራ መልስ ደሞ ታክሲ በሌለበት ሰዓት ደግሞ እምጠቀማቸው ባጃጆች በፍጥነት ስለሚመሽ ከስራ እስክወጣ ባጃጆችን እጠቀማለሁኝ። ስለዚህ የህዝብ ማመላለሻዎችን እጠቀማለሁኝ።

ምን አዲስ ነገር መማር ትወዳለህ አዲስ ነገር መማር የምወደው እኔ ምን ትወጃለሽ ካላችሁኝ? ለምሳሌ እኔም የማላውቃቸውን ነገሮችን መማር እወዳለሁኝ። ከዛ በተጨማሪ ደግሞ አዳዲስ አዳዲስ ቴክኖሎጂ የሆኑ ነገሮችን ነገሮችን እነሱን መማር እወዳለሁኝ። ማለት የተሻለ ነገር የሚባሉትን ነገሮች መማር እወዳለሁኝ። ከዛ በተጨማሪ ደግሞ የማላውቃቸው ነገሮች የማላውቃቸው ነገሮች መማር እወዳለሁኝ ስለ ቴክኖሎጂ ሊሆን ይችላል። ስለ ሌላ ነገር ሊሆን ይችላል ስለእነሱ ነገሮች መማር እወዳለሁኝ። አዲስ ነገር መማር እወዳለሁ።

በቤትህ ልዩ የሆነ መቀመጫ አለህ? በቤቴ ውስጥ አዎ ልዩ የሆነ መቀመጫ አለኝ። እንዴት ልዩ የሆነ መቀመጫ ኖረሽ ካላችሁኝ? ለምሳሌ ማንም የማይገባበት መቀመጫ። እኔ ራሴ ብቻ የምቀመጥባት መቀመጫ ወይ ሳነብ ሊሆን ይችላል። ወይ ደግሞ ራሴን መስማት ስፈልግ ብቻዬን መሆን ስፈልግ ልስፈልግ ስፈልግ ብቻዬን ስሆን ስፈልግ። እኔ ብቻ የምጠቀምበት መቀመጫ አለች። ያ የሚሆንበት ምክንያት ሌላ ሰው አይቀመጥባትም እኔ ብቻ ነኝ የምቀመጥባት በእኔ ልክ ብቻ ስለተሰራች። እኔ ብቻ የምቀመጥበት መቀመጫ አለኝ። ለብቻዬ የሆነ ነገር ማለት ነው። ብቻዬን መሆን ስፈልግ ሳነብ መንፈሳዊ ነገሮች ሲሰማ ሲዘምር እዛ ላይ ነው። ምቀመጠው።

ምን? የቤት እቃዎች ትጠቀማለህ ብዙ የቤት እቃዎች እጠቀማለሁኝ። ለምሳሌ ወጥ የምሰራ ከሆነ ብረት ድስት እጠቀማለሁኝ ማማሰያ እጠቀማለሁኝ ማንኪያ እጠቀማለሁኝ መጥበሻ እጠቀማለሁኝ። ከዛ ደግሞ ከዛ ውጪ ደግሞ ልብስ ማጥብ ከሆነ የልብስ ማጠቢያ ሳፋዎችን እጠቀማለሁኝ። ከዛ ደግሞ ውሃ መቅጃ ባሊዎችን እጠቀማለሁ። ከዛ በተጨማሪ ደግሞ የቤት እቃ የምጠቀመው ውሃ መጠጣት ስፈልግ በብርጭቆ ነው የምጠቀመው ስለዚህ ብርጭቆዎችን እጠቀማለሁኝ። ለመጠጣት በተጨማሪ ደግሞ ጁስ መጠጣት ብፈልግ ጁስን የምፈጨው በጁስ መፍጫ ነው። ስለዚህ የጁስ መፍጫ ማሽን እጠቀማለሁኝ። ቡና መጠጣት ብፈልግ የቡና ማሽን መፍጫ እጠቀማለሁኝ እቃውን ማለት ነው። በተጨማሪ ዳቦ መጋገር ብፈልግ የዳቦ ማሽን እሱን የቤት እቃ እጠቀማለሁኝ። እና ብዙ የቤት እቃዎች እጠቀማለሁኝ።

ስልክህን ምን ያክል ጊዜ ትሞላለህ? ለምሳሌ እኔ ብዙ ጊዜ እሞላለሁኝ ባትሪም ሚያልቅብኝ ከሆነ በየ በየሰአቱ ስልኬን ቻርጅ በማረግ እሞላለሁኝ። በተጨማሪ ደግሞ ካርድ በማያልቅበት ሰዓት ከሆነ። ያው ስለማነብበት ኦንላይን የሆኑ ኮርሶች ስለምወስድ ስለመማር ኦንላይን ላይ ስለመማር ቶሎ ቶሎ ካርድ ስለሚበላብኝ። ቶሎ ቶሎ ካርድ እሞላለሁኝ። ማለት በቀን በቀን አራቴ አምስቴ ከዛ በላይም ልሞላ እችላለሁ ቶሎ ቶሎ ስለሚያልቅብኝ ስለማይበረክት ኦላይን ስራ ስለምሰራበት ስለማይበረክትልኝ እሞላውአለሁኝ። ሌሎች ነገሮችም ዘና የሚያደርገኝ ነገርም ካለ ስለሚያስፈልግ ስልኬን እሞላዋለሁ። በቀን አምስቴ ምናምን እሞላለሁ።

ኢንተርኔት አለህ አዎ አለኝ። እንዴት ኢንተርኔት አለሽ? ካላችሁኝ ያው ኢንተርኔት ያለኝ ካርድ በመሙላት ነው ካርድ ሞልቼ ኢንተርኔት አለኝ ለተለያዩ ነገሮች ስለምጠቀም። ኢንተርኔት የግዴታ አስፈላጊ ስለሆነ ሁሉ ነገር በኢንተርኔት ስለሆነ የምንሰራው። ኢንተርኔት አዋ አለኝ።

ስንት ትራስ ትጠቀማለህ እኔ ምጠቀመው ትራስ ስንት ትራስ ትጠቀሚያለሽ? ካላችሁኝ እኔ ምጠቀመው ትራስ ሁለት ሁለት ትራስ እጠቀማለሁኝ ሁለት ትራስ ካልተጠቀምኩኝ የምጠቀምበት ምክንያት ሁለት ትራስ የምጠቀምበት ምክንያት። በቃ ምቹ እንቅልፍ አልተኛሁም ሁለት ትራስ ካልተጠቀምኩኝ በዛ ላይ ምትጠቀምበት ሁለት ትራስ የምትጠቀምበት ምክንያት። በቃ ጥሩ እንቅልፍ እንድተኛ አለበለዛ ሁለት ትራስ ካልተጠቀምኩ እራሴን በጣም ነው የሚያመኝ ተዘቅዝቄ ምናምን ነው። በቃ ጤናማ እንቅልፍ የተኛው አይመስለኝም ስለዚህ ሁለት ትራስ እጠቀማለሁኝ። ሁለት ትራስ ምጠቀመው በቂ እንቅልፍ እና ቆንጆ እንቅልፍ ተኝቼ እንዳድር ሁለት ትራስ እጠቀማለሁኝ።

ቡና ወይስ ሻይ ትመርጣለህ እኔ እምመርጠው ቡና ነው ቡና ለምን መረጥሽ ካላችሁኝ? ከጤና አንፃር ያለውን ስነግራችሁ ቡና ለጤንነት በጣም አሪፍ ነው። እኔ ደግሞ ቡናን እምጠጣው አንደኛ ንቅት ያደርገኛል ንቁ እንድሆን ያደርገኛል። ሁለተኛም የካንሰር ብሽታን ይከላከልልኛል። ሶስተኛ ደግሞ የአልዛይመር በሽታዎችን ይከላከልልኛል። በጣም ብዙ ብዙ ጥቅም አለው ብና መጠጣት። አንደኛ ተጨማሪ ብና ሰጠጣ ብና በምጠጣበት ሰዓት እያነበብኩኝ ከሆነ የማንበብ ፍላቦቴን ይጨምርልኛለን። ቡና በምጠጣበት ሰዓት አንብቢ አንብቢ ማለት የሆነ ፍክት እንድል ያደርገኛል ድብርት ውስጥ እንድገባ ስለማያደርገኝ። ቡናን እጠጣለሁኝ እወደዋለሁ። ከዛ በተጨማሪ ደግሞ ቡና ከመጠጣችኝ በፊት ደግሞ ለፀጉራችን እድገት አሪፍ ነው። ለፊት ወዝ አሪፍ ነው ፊታችን ጥርት ፍክት እንዲል ያደርገዋል። ፀጉራችን መፍጥነት እንዲያድግ ያደርገዋል ከዚህ ከዚህ አንፃር ከዚህ ጥቅሞቹ ብዛት ቡናን እመርጠዋለሁኝ እወደዋለሁ

የሙዚቃ መሳሪያ መጫወት ትችላለህ? አወ እችላለሁኝ። የሙዚቃ መሳሪያ? ምን አይነት መሳሪያ ነው እምትችይው ካላችሁኝ። እኔ ከበሮ። ከበሮ እና ዋሽንት። ከበሮ እና ዋሽንት እችላለሁኝ። ከበሮ በጣም ደስ ስለሚለኝ እችላለሁ። ሞቅ ያለ ድምጽ ነው ያለው። ዋሽንትም ደግሞ የራሳችንን ስሜት እምንገልጽበት ደስ የሚል ነገር ስለሆነ ሁለቱን መሳሪያዎች መጫወት እችላለሁኝ።